የማስታውሰው በዓል ማለት ብዙ ጊዜ የምወደውም የማስታውሰውም በዓል ጥምቀት ፋሲካ ናቸው። አሁን እንደውም ከነገ ወዲያ ጥምቀት ነው አሪፍ በዓል እንደሆነ እርግጠኛ ነኝ። በጣም የምወደው ወይም ደግሞ በአካባቢያችን ከፍ ብሎ ወይም ደግሞ በአሪፍ ሁኔታ የሚከበር በዓል ነው። ጊዜ ደግሞ ከጓደኞቼ ጋር ሆኜ አሪፍ የሆነ ጊዜ ወይም ደግሞ አሪፍ የሆነ ሰዓት ስለማሳልፍ በጣም ደስ የሚለኝ በዓል ነው። ታቦታቱን አጅበን ወደ ወደ መዋያ ማደሪያቸው ስንወስዳቸው ደግሞ ጥምቀት ተጠምቀን ወደ ቤተክርስቲያን ወይም ደግሞ ወደ ነበሩበት ቤት ቤተክርስቲያን ስናስገባ የሚኖረው በጣም ብዙ ደስ የሚል ጊዜ አለው። እና ደግሞ ፋሲካ በጣም ብዙ ጊዜ የምወድበት ምክንያት። የተሻለ የሆነ ጸጥ ያለ በዓል ስለሆነ ወይም ደግሞ ጾመን ጾመን አሪፍ የሆነ ጾም ጾመን። ወደ በዓሉ ወይም ደግሞ ወደ ትንሳኤው ወይ የምናልፍበት ወይም ደግሞ ወደ ደስታው ወደ ወደተሻለ ህይወት ስለምናልፍበት በጣም ነው የምወደው በዓል ነው ብዬ እገምታለው። ከሁሉም በዓላትም የተሻለ የምወደው የፋሲካ በዓል ነው።

ልዩ ችሎታህ ምንድነው? ለሚለው ጥያቄ ነው አለች በዋናነት በሁለት ይከፈላሉ አንደኛ በባህሪ ሁለተኛ ደግሞ በስራ ወይም ደግሞ በፊዚካል በሆነ አሰስመንት ነው። በባህሪ የሚባለው ብዙ ጊዜ ከሰው ጋር የመግባባት እና ተጫዋች የሆነ ሂደት አለኝ ወይም ደግሞ ባህሪ አለኝ። ይሄ ልዩ ባህሪዬ ነው። ወይም ደግሞ ከሰዎች ለየት የሚያደርግ ችሎታዬ ነው። እናም ብዙ ጊዜ ከሰዎች ጋር የመግባባት ከሰዎች ጋር ከሰዎች ጋር የመሳሳብ ወይም ደግሞ ያሪፍ ያሪፍ ፀባይ ግንኙነት ብዙ ጊዜ እናደርጋለን። እናም ደግሞ በፊዚካል አሰስመንት ደግሞ ወይም ደግሞ በአካላዊም ወይም ደግሞ በሰውነቴ የምሰራቸው ሰራዎች ደግሞ ከፍተኛ የሆነ የስራ ወዳድነት ወይም ደግሞ የተሻለ የሆነ የስራ ላይ ችሎታ ወይም ደግሞ ስራን በጣም በታታሪነት የመስራት ችሎታ አለኝ። እና ከሌሎች ሰዎች ጋር ይሄ ልዩ ልዩ ሊያረገኝ የሚችል ስራ ነው። ከሌሎች ጓደኞቼ ከሌሎች ሰዎች ጋር ወይም ደግሞ ከቤተሰቦቼ ጋር ራሱ የተሻለ የሆነ ስራ ለመሰራት መጣር የያዝኩት ነገር ከፍተኛ የሆነ ስራ ለማግኘት መጣር እና በሌላ መልኩ ደግሞ ጥሩ የሆነ ስራን ለማዘጋጅ ለማቅረብ መሞከር ነው።

የደሞዝ ተቀጣሪ አይደለሁም። ደሞዝ በየትኛው ቀን ታገኛለህ? የሚለው ጥያቄ ደሞዝ ተቀጣሪ አይደለሁም። በአጭሩ ብዙ ጊዜ። ቅጠርም ወይም ደግሞ ገንዘብ ላገኝባቸው የሚችሉ መንገዶች የሉም። ደግሞ ደግሞ ላገኝባቸው በየወሩ ላገኝባቸው የሚችላቸው መልኮች የሉም። ምክንያቱም ተማሪ ነኝ ተማሪ በመሆኔም። የወር ገቢ ወይም ደግሞ በየወር ሊመጣልኝ የሚችል ገቢ ሊኖረኝ አይችልም። ወይም ደግሞ በራሴ የሆነ በራሴ የሆነ ትርፍ ላገኝባቸው የሚችላቸው የተሻሉ ስራዎች አሉ። በየወሩ ሰው ወይ በየቀኑ ወይ በየሳምንቱ ወይ በሁለት ወር በሶስት ወር ወይ ደግሞ አክሲመም ተብሎ ሊገለጽበት የማይችሉ ቀናቶች ነው የሚመጡት። እናም በፕሮዳክት ሰርቪስ ፕሮዳክሽን ላይ ስለሆነ። አብዛኛውን ጊዜ እዚህ ጋር ቅጥር ወይም ደግሞ ክፍያ ሊያስገኝ የሚችል ገንዘብ አይገኝበትም። ወይም ደግሞ በየወሩ ሊመጣልኝ የሚችል ቋሚ ገንዘብ የለኝም። የተሻለ በየወሩ ወይም ደግሞ በየቀኑ በሳምንት በሁለት ሳምንት በሶስት ወር በሁለት ወር በአንድ ወር ምናምን ሆኖ ሊመጣ የሚችል እንጂ የወር ገቢ ተብሎ ሊመደበው የሚችል ገንዘብ የለም። በአጭሩ ገንዘቡ በየወሩ ወይም በየቀኑ በምናምን በምናምን ሊመጣ የሚችል ስለሆነ እንጂ በየወሩ ማክሲመም የሆነ ገንዘብ ልገባ አይችልም። በዛው ልክ ደግሞ የተሻለም የሆነ ገቢ ሊያስገኝ የሚችል በየወሩ ማክሲመም በሆነ ሳይሆን። በየቀኑ አሪፍ አሪፍ ወይም ኮንስታንት ባይሆንም የተሻለ ከተባለው ከ ሰባ አምስት ፐርሰንት። ያላነሰ ከሃምሳ ከመቶ ፐርሰንት ከዛ ከሰባ አምስት ፐርሰንት በላይ ደግሞ ያለፈ ቢሆን የተሻለ ገንዘብ ስን እንደሆነ አሳውቀን ማለት ነው።

ሌሎችን መርዳት ትወዳለህ? ለሚለው ጥያቄ አዎ ብዙ ጊዜ ሰዎችን መርዳት ሌሎችን ለመርዳት እሞክራለሁ። ጥሩ የሆነ ነገር ለማርገ ለማረግ በተቸገሩ ግዜ ለመርዳት። በታመሙ ጊዜ ለማሳከም። በተራቡ ጊዜ ለማብላት በተጠሙ ጊዜ ለመጠጣት። በታረዙ ጊዜ ለማልበስ እሞክራለሁኝ ወይም ደግሞ እንዲህ ካልቻልኩኝ ለሚችል አካል ወይም ደግሞ አቅም ላለው ሰው እጠቁማለሁ። ብዙ ጊዜ ደግሞ ተመጽዋቾችን ደግሞ ገንዘብ የሚፈልጉ ሰዎችን ያቅሜ ያቅሜ ታክል ብር ለመስጠት ያቅሜን ታክል ገንዘብ ለመስጠት እሞክራለሁኝ። ጥሩ ነገር ለማድረግ ወይም ደግሞ ሰዎችን ለመርዳት ብዙ ጊዜ እሞክራለሁ። የሆነ ጨዋ ወይም ደግሞ ጸባይኛ ሰው ለመሆን እሞክራለሁ። በነሱ ፊት ሳለው ብር ሰጥቼ ለመኩራራት ወይም ደግሞ ለመጎረር አለመሞከር እሞክራለሁ። ሰዎችን የተሻለ ህይወት ወይም ደግሞ ካሉበት ቦታ ጥሩ ነገር እንዲያገኙ ለማድረግ እሞክራለሁ። ጥሩ ፀባይ ጥሩ ፀባይ ወይም ደሞ ጥሩ ፊት ለማሳየት እሞክራለሁ በተቸገሩ ሰዕት ደሞ ለመርዳት እሞክራለሁ።